በቤቴ ምንም ልዩ የሆነ መቀመጫ የለኝም እንደማንኛውም ሰው ማንኛውም ሰው እንደሚቀመጥበት አይነት መቀመጫ ነው ያለኝ ከሌላው ሰው የተለየ ምንም አይነት የግሌ የሆነ መቀመጫ የለኝም። እንግዲህ አልፎ አልፎ ቤት ውስጥ ለህፃናት ካልሆነ በስተቀር ለሌላው ሰው የተለየ የሚባል መቀመጫ የማዘጋጀት ልምዱ ብዙ ጊዜ የለንም። በዚህም ምክንያት በቤቴ ምንም አይነት የተለየ መቀመጫ እንደሌለኝ ማሳወቅ እፈልጋለሁ።

ሰንደል ብዙ ጊዜ አልለብስም። ምክንያቱም ልብስ ብዙ ጊዜ ሰፋ ያሉ ልብሶች ናቸው የሚመቹኝ በዚህ ምክንያት። ሰንደል ልብሶችን ብዙ ጊዜ አላዘወትርም። እንደውም አልፎ አልፎ በይበልጥ ቱታ ነገርና ሰፋፊ የቤት ልብስ አይነት ልብሶች በይበልጥ ይመቹኛል። ለእኔ ምክንያቱም የሆነ ምቾት ይሰጠኛል ብዬ አስባለውኝ። ለእኔ በይበልጥ ሚመቹኝ እንደዚህ አይነት ልብሶች ናቸው። እና ሰንደል ሱሪ ወይም ሰንደል ልብስ ስለብስ ብዙ ጊዜ የመጨናነቅ አይነት ስሜት ነው የሚሰማኝ። እና በዛ ምክንያት አላዘወትርም።

በይበልጥ ቀዝቃዛ የሚባል አየር ንብረት ነው የምመርጠው ሙቀት ብዙ ጊዜ አይመቸኝም በተደጋጋሚ እንዳልኩት ሙቀት ብዙ ጊዜ ምቾት አይሰጠኝም። በዚህ ምክንያት ቀዝቃዛ ቦታ መሆንን እመርጣለሁኝ ለዛም ነው። እንደውም ምንም አይነት የመቀት ሁኔታ ከተሰማኝ በእውነቱ ጭንቀት ይሰማኛል ብዙ ጊዜ ምቾት አይሰማኝም በዚህ ምክንያት። የምመርጠውም በይበልጥ ቀዝቃዛ የአየር ንብረት ነው። ምን አይነት ሙቀት ወይም የሙቀት መጠን ለሚለው ቀዝቃዛ ቢሆን ይሻለኛል። ይሄ የኔ ምርጫ ነው።

የምወደው እ ሬስቶራንት እ እንግዲህ እዚሁ ባህር ዳር የምትባል እ ከተማ ውስጥ ያለ ሬስቶራንት ነው። ይሄም እ አወርስ ካፌ ይባላል። እዚህ ሬስቶራንት ውስጥ በጣም ቆንጆ ቆንጆ ምግቦች እ ትኩስ ነገሮች እና እ ቀዝቃዛ መጠጦች እንዲሁ አሉ። እ እነዚህ መጠጦችም እ በጣም አግባብ ባለው መልኩና በጽዳት የተዘጋጁ ናቸው። ቤቱ ብዙ ብዙ ብዙ በጣም ብዙ ብዙ አይነት መስተንግዶ የሚያስተናግድ እና እ ምቾት ያለው ቤት ነው። በዚህ ምክንያት እ ብዙ ጊዜ እመርጠዋለሁኝ በጣም የምወደውም ቦታ ነው። እ ጓደኞቼን መጋበዝ ስፈልግም ብዙ ጊዜ ይዤው ይዣቸው ምሄደው እንደዚህ አይነት ቦታ ላይ ነው።

እንግዲህ አስተያየት መቀበል እወዳለሁ ምክንያቱም እንግዲህ በአስተያየት የራሳችን በጎ ጎን በማሳደግ መጥፎ እሚባሉ ጎኖቻችን ደግሞ ለመቅረፍ ያግዛል የሚል እምነት አለኝ። ስለዚህ አስተያየት መቀበል በጣም ወሳኝ ነገር ነው። እኔም አስተያየት የምቀበል ሰው ነኝ። እንደውም ነገሮችን አይተው ዝም ከሚሉ አስተያየት ቢሰጡ እምመርጥ አይነት ሰው ነኝ ማለት ነው። በግሌ እንደዚህ አይነት ስሜት ነው ያለኝ።

ቅርጫት አለኝ አዎ በዚህ ቅርጫት እንግዲህ የተለያዩ ቆሻሻዎችን አስቀምጣለሁ ማለት ነው። የፕላስቲክ ቅርጫት ነው። ያለኝ በዚህ ቅርጫት እንግዲህ የተለያዩ ከምመገባቸው ወይም ከሌሎች ነገሮች የሚወጡ ቆሻሻዎችንም የማስቀምጥበት ቅርጫት ነው ማለት ነው። ይሄ እንግዲህ ብዙ ጊዜ ቤት ውስጥ ነው የማስቀምጠው በዚህ ቅርጫት ነው። እንግዲህ ነገሮችን የማስቀምጠው ማለት ነው።